ዝናብ ማለት ከሰማይ በድ ደመና የሚወርድልን ውሃ ማለት ነው። ይሄ ውሃ ከውቅያኖስ ወይም ከባህር በደመናት ተጭኖ በንፋስ ወደ ላይ ወደ ሰማይ ወጥቶ። ከዛ ወደ ምድር ሲርከፈከፍ ወይም ለሰው ልጅ በየቦታው በእንስሳት ላይ እንስሳት ለሰው ልጅ ለአዝዕርት እና ለእጽዋት ሲዘንብ ዝናብ ይባላል።